ኮፊያ ማድረግ እወዳለው ምክንያቱም ከፀሀይ ስለሚከለክልልኝ እና በዛ ላይም ደግሞ ኮፊያ አሪጌ መውጣት ስለምወድ ኮፊያ ለፀሀይ የሚሆን ለራስህም ቢሆን አርጎ ስትሄድ በጣም ደስ ስለሚል እኔ ኮፊያ አርጌ መሄድ እወዳለው።

ፀሀይ ለራሳችን ለጤናችን እንዲሁም ለቆዳችን በጣም ጥቅም ነው ግን ደግሞ በልኩ ከሆነ ነው የሚጠቅመን እና ከዛ ካለፈ ደግሞ ለእኛ ለቆዳችን እና እንዲሁም ለጤንነታችን ሊጎዳን ይችላል። ራሳችንን ከፀሀይ ለመጠበቅ የተወሰኑ ነጥቦችን መጠቀም እንችላለን ለምሳሌ ቅባት መጠቀም እንችላለን። ቅባት መጠቀም እንችላለን ስንል ከቤት ስንወጣ ሳንስክሪን አድርገን ወይም ደግሞ የፊት ትንግባት አድርገን መውጣት እንችላለን። ሌላኛው ደግሞ ልብስ ነው ልብስ ማድረግ ማለት ደግሞ ሰውነታችንን የሚሸፍን ልብስ መልበስ እንዲሁም ኮፊያ ማድረግ እንዲሁም ደግሞ የመነፀር መነፀርን ተጠቅመን ከፀሀይ የሚከላከል መነፀር ተጠቅመን ማውጣት እንችላለን። ሌላኛው መጠቀም የሚከላከልልን ወይም ደግሞ መጠቀም የምንችለው ደግሞ ሰዓት ነው ፀሀይ የፀሀይ ጨረር በምንጠቀምበት ሰዓት ሰአቱን ሰአቱን ይወስነዋል ከ ከአራት ሰዓት በፊት ያለው ለአንድ አስራ አምስት ደቂቃ ብንጠቀም ለጤናችን ጥሩ ነው። ከዛ በላይ ከሆነ ደግሞ ከምሳ ሰዓት ላይ በኋላ ያለው ደግሞ ወይም ደግሞ ከስድስት ሰዓት በኋላ ያለው ደግሞ ባንጠቀመውም የተመረጠ ነው። አራተኛው ሌላኛው ደግሞ ውሃ ነው በቂ ውሃ መጠጣትም ከፀሀይ ልክ ከፀሀይን የሰውነታችን ያለ ፈሳሽ ስለሚመጥ በቂ ውሃ መጣጣት ለራሳችን ይጠቅመናል።

አዎ በስራት አስቀምጣለዌ ምክንያቱም ነገሮችን በስራታቸው ካልተቀመጡ በኋላ እኔ ማኔጅ ለማድረግ በጣም ነው ሚከብደኝ። እና የቀኑ ለይ በስርዓት ነው ማስቀምጠው ሁሌም በጠዋቱ መሰረት መሰራት ያለበት ነገር በጧቱ የቀንም የምሽቱም ልክ እንደዛ ነው ሁሉም ነገር በስርዓታቸው ከሆነ አንደኛ ነገር ታይሜን ማኔጅ ለማድረግ ይጠቅመኛል። ሁለተኛ ደግሞ እኔ አእምሮዬን በስነ ስርዓት እንዲሄድና እንዳይጨናነቅ ያግዘዋል። ሶስተኛ ደግሞ ለነገሮችን የየራሳችው ቦታ አስይዤው ካስያዝኩት ለስራዎችን ለመስራት ይቀላል ማለት ነው። ለዛ ነው ነገሮችን በስርዓት የማስቀምጣቸው ለኔም ብቻ ሳይሆን በቃ እያንዳንድ ሰው እንደዚህ ቢያደርግም ይጠቅማል። ራሳችን ይዘጋጃል ነገሮችን በስራት ከተቀመጡ ራሳችንን በቃ ይዘጋጃል ምን እንደሚሰራ ያውቃል። አሁን አንድ ስራ ከጨረስኩ ቀጣይ ምሰራው ስራ በስርዓቱ ተቀምጦ ከሆነ በቃ ምን እንደሚሰራ ያውቃል። እንደዛ ካልሆነ ደግሞ ግራ ነው ሚገባው እና እንደዚህ አይነት ግራ መጋባትን ለማስተካከል እና እንዲሁም ስራዬን በአግባቡ ለመስራት ለራሴም የጊዜ ነጻነት እንዲኖረኝ ይጠቅመናል። እንደዚህ ነገሮችን በስርዓት ማስቀመጥ የጊዜን አጽነት እንዲኖረን ያግዘናል ያግዘናል። እና ለዛ ነው ነገሮችን በስራት ማስቀምጣቸው

አዎ የአትክልት ስራ አደርጋለሁ ምክንያቱም አትክልትን መንከባከብ ደስ ይለኛል። ፍላወሮችን ማየት ደስ ይለኛል። ለአይን ጥሩ ናቸው እነዚህ በጣም ነው ደስ የሚሉ ለማየትም ለማሽተትም አበባ ለመስጠትም ለመቀበልም በጣም ደስ ለሚሉ እንደዚህ አይነት አትኩልቶች እንዲሁም። ፍሬሽ አየር ስለሚሰጡን ከዛም ከፍላወር አልፎ ደግሞ ትንሽ ተለቅ ተለቅ ያሉ አትኩልተችም እተክላለሁ እንከባከባቸዋለሁ ውሃም አጠጣቸዋለሁ። ምክንያቱም በቃ ለኔ ደስ ስለሚል የሆነ ፍረሽ የሆነ አየር ስለሚሰጡኝ ለዛ ነው የምንከባከባቸው። እና ለዛ ነው የአትክልት ስራ የምሰራ ለኔ በጣም ደስ የሚሉኝ

አዎ ቪዲዮ እመለከታለሁ አያለሁ ፊልም አያለሁ ዘፋኖችን እመለከታለሁ ድራማዎችን እንዲሁም ለትምህርት የሚጠቅሙኝ ቪዲዮዎችን ለመማር ቪዲዮውን እመለከታለሁ ለመዝናናትም ቪዲዮ እመለከታለሁ። ረዣዥም የሆኑ የኮንቴንቶችም እመለከታለሁ እንዲሁም ለኔ የሚጠቅሙኝ ሰዎች የሚናጉርበትን ቪዲዮዎችን ለማየት እሞክራለሁ ለመዝናናት እሞክራለሁ የአንድ ሰዓት የሁለት ሰዓት ድራማ ነው ያለው ትምህርቶችንም በቪዲዮ መልክ እከታተልበታለሁ። እንዲሁም አዎ በቃ ቪዲዮ ለመዝናናትም ይሁን ለመማርም ስራ ለመስራትም ቪዲዮ እመለከታለሁ እንዴት እንደሚሰራ ለማወቅ ቪዲዮ እመለከታለሁ እንዴት ስራችንን ማሳለጥ እንዳለብን ቪዲዮ እመለከታለሁ የሆነ ነገሮችን እንዴት እንደሚሰራ እንዴት ለምሳሌ ወጥ እንዴት እንደሚሰራ ከፈለኩህ ሄጄ ቪዲዮን እመለከታለሁ ኮዲንግ እንዴት ነው የሚሰራ የለም ለማወቅ ሄጄ ቪዲዮዬን እመለከታለሁ። ስራ እንዴት እንደሚሰራ ለማወቅ ሄጄ ቪዲዮዬን አያለሁ የሆነ ስራ እንዴት እንደሚሰራ የማላውቀው ከሆነ ሄጄ ቪዲዮን እመለከታለሁ ምክንያቱም ለትምህርት በጣም አሪፍ ስለሆነ ቪዲዮ ማለት ነው። ለእነዚህ ነገሮችን ቪዲዮ እመለከተ

የስራ ቦታ በጣም አሪፍ ነው በጣም ነው የሚገርመው እዛ ያለው ኮንዲሽኑ እዛ ያለው አካባቢው እዛ ያለው አትክልት ስራ ቦታ ያለው ማስቀመጫ ወንበሩ ጣውላው ሁሉም ነገር በጣም ነው ደስ የሚለው በጣም ነው የሚያምረው። እንዲሁም ደግሞ ስራ ቦታ ላይ የሚያምሩ ሰዎች በጣም የሚያግዙኝ ሰዎችም ስላሉ በጣም ነው በጣም ነው የሚያምረው። የስራ ቦታዬ ለአይን ነው ለአይን የሚሆን አንተ ደስ ደስ ብሎህ እንድትሰራና ደስ ብሎህ እንድትቀመጥ። ሁሉም ነገር በቃ ስታየው ገና ስታየው ለራሱ በጣም ነው የሚያምረው ነው። የስራ ቦታዬ የሆነ ንፋስ የሚገባበት ቬንትሌተር አለ። የሆነ መስኮቱ ምናምን ሁሉም ሁሉም በጣም ነው የሚያምረው። አንተ ቼክ ማድረግ ትችላለህ። እንዲሁም ደግሞ እዛው ላይ ያለ የስራው የስራው ያለው የሁኔታው የስራ መንፈስህን ይታደሳል። እዛ ጋር ስትሄድ በቃ ቤትህን መመለስ ለራሱ ይደብርሃል። እና የስራ ቦታዬ በጣም ነው አሪፍ በጣም ነው የሚገርመው። በጣም ነው ደስ የሚለው። እንዲሁም ደግሞ የተሻለ ውጤት ያለውን ስራ እንድትሰራ ደግሞ ያግዝሀል። ምክንያቱም የተመቻቸ ስለሆነ ቦታው ለመቀመጥ ለመስራትም የተመቻቸ ነው።

ልብስ እኔ እንኳን በወር አንድ ጊዜ ነው የማጥበው። ዝም ብዬ ደጋግሜ የልብስ ማጠብ ምናምን አልወድም ምክንያቱም ለአንድ ወር የሚሆን ደቂ ልብስ አለኝ እና እሱን ልብስ በተቻለኝ አቅም በተቻለኝ መጠን እለብሰዋለሁ። አንድ ልብስ ለሁለት ቀን እጠቀምበታለሁ ከዛ እንደዛ እያደረኩ ለአንድ ወር የሚሆን ልብሶች አሉኝ እነዚህ ልብሶችን እየተጠቀምኩ ለአንድ ወር ያክል እጠቀማቸዋለሁ። ከዛ በኋላ በአንድ ወር አንድ ጊዜ አጥባለሁ። ምክንያቱም ልብስ ማጥብ በጣም ስለሚያስጠላኝ። እና ለወንደሪ አድርጌ በአንድ ጊዜ ደግሞ አጥቤ አድርቄ ተመልሼ አስቀምጣችኋለሁ ከተቀመጡ በኋላ ደግሞ ተመልሼ አንድ በአንድ እየተጠቀምኩ ተመልሼ ደግሞ አጥባቸዋለሁ። እንደዚህ እያልኩ ነው የምጠቀመው እንደዚህ እያልኩ ነው የማጥባቸው። ልብሶቼን ደግሞ እኔ ራሴ ስለምለብሰው ብዙ አይቆሽሽምና ብዙ ለማጥብ አያስቸግሩኝም። ልብስ ማጥብ ምንም ምንም አያስቸግርም ቢሆንም ግን እኔ ብዙ ልብስ ማጠብ ምናምን ስለማሎድ። ለወር ሚሆን ልብሶቼ አስቀምጣችኋለሁ እነሱ ልብሶቼ ካለቁ በኋላ ደግሞ ተመልሼ ልብስ አጥባለሁ። የታጠበ ልብስ ደግሞ ተመልሼ ሻንጣ ውስጥ አስቀምጠዋለሁ ከዛ ተመልሼ እለብሰዋለሁ። እንደዛ እያልኩ ከቀን ወደ ቀን ከወር እስከ ወር እኖራለሁ

አዎ አለ በጣም እንጂ በጣም ናጽነቴን ጨዋታው የልጅነት እንዴ ልጅነት ልጅነት ማለት እኮ በቃ በጣም ትልቅ ነገር እኮ ነው ልጅነቱ የማይወድ ሰው የለም። ልጅነቱ የማይናፍቀው ሰው የለም። ልጅነቱ በጣም የሚወድ ሰው በጣም ብዙ ነው በጣም አብዛኛው ሰው ልጅነቱ በጣም ነው የሚወደው። እኔም ደግሞ ያንን የነበርኩበት ሰዓት ጭንቀት አልነበረም። ማሰብ ምናምን የሚባል ነገር አልነበረም። ዝም ብለን እንሄዳለን እንጫዎታለን እንበላለን እንጠጣለን ተመልሰን ወደ ጨዋታ እንሄዳለን። በቃ እንደዛ ስለነበር ህይወቱ ሁሉም የሚያስጨንቀን ነገር የለም። ተነስተን ወደ ትምህርት ቤታችን እንሄዳለን ከትምህርት ቤታችን ተመልሰን ወደ ቤታችን። ከዛ ከቤታችን ምሳችንን በልተን ደግሞ ወደ ጨዋታ ተመልሰን እንሄዳለን። በቃ ስለዚህ ብቻ ነበር ህይወት እና። ይህንን ነገር በጣም ነው ትዝ የሚለኝ እስካሁንም በቃ ልጅነት ማለት በጣም የሚገርም በጣም የሚገርም ህይወት ነው። ሰው መመለስ መመለስ አይችልም እንጂ ቢቻል ኖሮ ወደ ልጅነት መመለስ እፈልግ ነበር። ግን አይቻልም ሰው አንዴ ካደገ አድጓል ወደ ልጅነት መመለስ አይችልም። እና የአእምሮ ጤና ካላጋጠመህ በስተቀር ማለት ነው። እና የልጅነት ምዘክረው በጣም ብዙ ጨዋታዎች አሉ ብዙ ጓደኞች አሉ ብዙ ነገር አለ የልጅነት ህይወቴ በጣም ነው የምወደው። ሁሉም ሰውም የልጅነት ህይወቱ በጣም ይወደዋል ማለት ነው

አዎ አነባለሁ ዜና፤ ዜና ማንበብ በጣም ነው። የተማርኩት ማለቴ የሆነ ጊዜ በሀገራችን ላይ ጦርነት ነበር እና ዜና ማንበብ ግዴታ ነው። በቃ በየቀኑ ምን ተፈጠረ ምንድነው ያለው? ማን ነው የተመታው? ሰራዊት እንዴት ነው ያለው ሀገራችን እንዴት ወዴት እየሄደ ነው? ምናምን የሚል ነገር ኢንፎርሜሽን ለመስማት ግዴታ ነው ዜና ማየት ዜና ማንበብ ግዴታ ስለሆነብን። በዛ ምክንያት በርግጥ ማንበብ እችላለሁ ተምሬያለሁ። ቢሆንም ግን ዜና መስማቱን ማንበብም ደግሞ በዚህ የተነሳ ነው። በጣም ብዙ ከዛ በኋላ ዜና ማንበብ የጀመርኩት እና በቃ ዜና ማንበብ ያለውን አጠቃላይ ሁኔታ ለማወቅ በጣም ነው የሚያግዘው። ያለህበትን ኩኔታዎችን ለማወቅ የትኛው ደረጃ ላይ እንደደረስክ? ሀገር ሀገርህን ወዴት እየሄደች ነው? እየተፈጠረ ያለው የኢኮኖሚ ቀውስ ምንድነው? ምናምን የሚለውን ነገር ለማወቅ ዜና ማንበብ ግዴታ ነው። እኔም ደግሞ ለዛ ስለሆነ ዜና ከቀን ወደ ቀን ከቀን ከቀን ከቀን ወደ ቀን ከጊዜ ወደ ጊዜ ከወር እስከ ወር እያልኩ ሁሌም ያለሁበትን ሲቹዌሽን ያለሁበትን ሁኔታ ለማወቅ ዜና ሁሌም አነባለሁ። በተቻለኝ አቅም ደግሞ የውስጥ ሀገርም የውጭ ሀገርም ለማንበብ እሞክራለሁ። ዜና ማንበብ አንደኛ ነገር የለኝም ጠቀሜታው ለኛ ነው። ለዛ ስለሆነ ደግሞ ሁሌም ማንበብም መስማትም ጠቃሚ ነው፤

ጨው ወይኔ በማርያም ጨው እንዴት እንደምወድ ብነግርህ ልነግርህ አልችልም። በዚህ የተነሳ ቤተሰቦች ሁሌም ይቆጡኛል የማቆይ ሰዎች በሁሌም ነው የሚቆጡኝ። አንቺ ለምንድነው ጨው እንደዚህ እስኪ አታብዚ? እንደዚህ በሽታ ያጠቃሻል እኮ ኩላሊትን ይይዝሻል ምናምን እያሉ ሁሌም ነው የሚቆጡት። እኔ ደግሞ ጨው የሌለው መብላት ደስ አይለኝም አያምርብኝም አያምረኝም። ደግሞ አይጠፍጠኝም ብበላም የሆነ አይጠፍጠኝም ለዛ ነው ጨው የምወደው እና መውደዱም ብቻ ሳይሆን በቃ። ወተትም ቢሆን ጨው ከትቼ የሆነ በሶም ቢሆን ጨው ወጡን እኮ ቢሆን ጨው የሌለው ከሆነ በቃ ደስ አይለኛውን ለመብላት ለመጠጣት እና ጨው በጣም ነው የምወደው። በዛ ላይም ደግሞ በሽታም ቢኖረን ባይኖረን እኔ ግድ አይሰጠኝም ብቻ ምግቡን ጠፍቶ ይበላልኝ እንጂ ለዛ ነው የማስበው። እንደኔ እንደኔ እንደኔ የሚወድ ሰው አለ ብዬ አላምንም። ምክንያቱም በዚህ ሰዓት አብዛኛው ሰው ኮላሊት እንደዚህ የሆነ የልብ በሽታ የምን በሽታ እያለ ብዙ ሰው የደም ግፊት ምናምን እያለ እየፈራ ነው ጨው ኦልሞስት መብላት እያቆመ ነው። እና እኔ ግን ከእሱ ይልቅ ጨው የሌለው ምግብ መብላት አልችልም። በጣም ነው የምወደው ጨው የሌለው ምግብ በጣም የለውም ለዛ ነው በጣም ነው የምወደው። ይሄንን ጨው

ልጅነቴ የልጅነት ልደቴ ብቻ በቃ የአንድ አመት ሲከበርልኝ የእሷን ብቻ ነው ፎቶ ያለኝ እንጂ ከዛ በኋላ ያለው የልደቴን ቀን የሚያስታውሰው ሰው እንኳን የለም። እንኳን ሌሎች ሰዎች እኔ ለራሱ እረሳዋለሁ። መቼ ነበር? ስንት አመት ነው የደረስኩት ምናምን ብዬ ካለፈ በኋላ ነው የማስታውሰው። እና እኔ በቃ ምንም ምንም እንደዚህ ማክበር እንደዚህ ኬክ እንደዚህ ዲኮር ምናምን ምናምን ምናምን ብዬ የሆነ ወደዚህ ወደዛ ልበል የሆነ ኬክ አምጥቼ ሃፒ በርዝ ዴይ ምናምን ተ ብዬ እንኳን ተወለድሽልኝ ምናምን እንደዛ የሚባል ነገር የኔ ታሪክ እኔ ህይወት ላይ የለም። ሁሌም ምንድነው የማደርገው? በቃ አዎ ቀኔ እኮ የልደቴን ቀን እኮ ይሄንን ቀን ነው። ኦኬ ምናምን ብዬ በቃ የሆነ ነገር አደርጋለሁ ምናምን ምናምን ብዬ እያሰብኩ ያንን ቀን እረሳዋለሁ የሚያስታውሰኝ ሰውም የለም። ከዛ በኋላ በቃ አልፏል አልፏል በቃ። ከዛ በኋላ አልፎ ይቀራልና። የልጅን የልደቴን ቀን የሚያስታውሰኝ ሰው ከሌለ እኔ አላስታውሰውም። ደግሞ የሚያስታውሰኝ ሰውም የለም። በቃ እግዚአብሔር ብቻ ነው እንኳን ተወለድሽ ለቀጣይ አመት አዲስ አዲስ ቀን ሰጥቼሻለሁ አዲስ አመት ጨር ሰጭሽ ሰጭቼሻለሁና ተጠቀሚበት መልካም እድል ይሁንብሽ የሚል እሱ ብቻ ነው

አዎ አዎ በመስመር ላይ ገዢ ነኝ። የተለያዩ እቃዎችን እገዛለሁ እስክርቢቶ ደብተር ኮምፒውተር ሞባይል መገዛለሁ። ሌላም ደግሞ የተለያዩ እቃዎችን ለንግድ የሚሆኑ እቃዎችን እገዛለሁ። ለምሳሌ የሱቅ እቃዎች አሉ ይሄን ጫማ ልብስ ቡና በርበሬ በቃ የማልገባበት ንግድ የለም። ለነዚህ ሁሉም ንግዶች እሞክራለሁ በተቻለኝ መጠን እገዛለሁ እሸጣለሁ እገዛለሁ እሸጣለሁ ገበያ ላይ እንቀሳቀሳለሁ። አንዳንዴ ትርፍ አለው አንዳንዴ ደግሞ እከሰራለሁ ቢሆንም ግን በቃ ይሄ ንግድ ላይ ከሆንክ ሁሉም ትንፉም ኪሳራም ሁሉም ስላለ እገዛለሁ። እሸጣለሁ እገዛለሁ እሸጣለሁ እገዛለሁ ትርፍ አገኛለሁ እገዛለሁ መክሰርም አለ ኪሳራም ስላለው ችግር የለውም። በሌላ አካክሰዋለሁ እና እንደዛ እያልኩህ በመስመር ላይ እገዛለሁ እንዲሁ ደግሞ በመስመር ላይ እሸጣለሁ እንደዚህ እያልኩ ይቀጥላል። ሁሉም ነገር የማይገዛ ነገር የለም ሁሉም ነገር ይገዛል። በሰአቱ ምንም መሸጥ እንችላለን እውቀት መግዛት እንችላለን በዛ ላይ እንደውም ጨምረን መሸጥ እንችላለን። የሆነ አቃ መግዛት እንችላለን በዛ ላይም ደግሞ ጨምረን መሸጥ እንችላለን። እና ሁሌም በመስመር ላይ ገዢ መፈጸም እንችላለን

ኧረ እኔ ታምሜ ምናምን ምናምን ብዬ አልቀረም እንዴ ስራ እኮ ይሄን ነገር ምን አገባው? እኔ ብታምም እኔ ብሞት። እኔ ቢደብረኝ እኔ የሆነ ነገር ብሆን ስራ ምን ምንም ምንም ስሜት የለውም። ስራ ምንድነው የምፈልገው? መሰራት ብቻ ነው የሚፈልገው። ስራ ምንድነው የሚፈልገው ሁሉም ነገር በጊዜው ደርሷል ወይ አልደረሰም? የት ላይ ደረሰ። የትኛው ነው ያልተሰራ? ይሄንን ለምን ይሄ እንደዚህ ሆነሽ ኦ እንደዚህ ታመሽ ስለሆነሽ ችግር የለውም። አንድ ጊዜ አንድ ቀን ጨምሪ ምናምን እንደዚህ የሚባል ታሪክ የለም። ስራ አይደለም። ስራም አሁን ለምሳሌ ይሄንን ስራ እስከ አራት ሰዓት መጨረስ አለበት ኦኬ ግዴታ ነው። እስከዛን ሰዓት መጨረስ አለብኝ። ፍሬ ተኝተሻል አልተኛሽም? እኔ ምን አገባው ስራ ምንም አያገባውም። ምንድነው? እስከ በሰአት መሰረት መጨረስ አለበት አለቀ። እኔ ቁጭ ብየ ነው ያደርኩት። ተኝቼ ነው ያደርኩት። በ አሞኛል ወይ ተመችቶኛል ወይ ይሄንን ሁሉ? ግድ ይሰጠዋል ለስራው አይሰጠውም። እሱ ምንድነው የሚፈልገው? ስራው በተሰጠበት ሰዓት በተሰጠበት ስርዓት መሰረት ብቻ ነው የምፈልገው። በሰአቱ መድረስ ብቻ ነው የምፈልገው። እና እንደዚህ እንደዚህ የሚባል ታሪኮች ምንም ምንም ምንም ግድ የለውም። ስራ ሁሌም ስራ መሰራት ነው። መሰራት ነው የሚፈልገው። በሰአቱ ደርሰዋል ወይ? ይህንን ጥያቄ ብቻ ነው መመለስ የምፈልገው ስራ

አዎ የአመራር ሚና አለኝ። ለኔም ይሁን አንደኛ ነገር አንደኛ ነገር ለኔ የሚሆን የአመራር ሚና አለኝ። ምክንያቱም እኔ ማለት ለራሴ አንድ ትልቅ ነገር ነው። ቅድሚያ እኔ ለራሴ ነው። መምራት ያለብኝ ለሌሎች ሰዎች ከመምራቴ በፊት ለራሴ ለመምራት ያለብኝ ሁለተኛ ደግሞ ከእኔ በታች ግሩፖች ያሉ የኔ ግሩፕ አሉ እነዚህም ደግሞ ለነዚህ የሚሆን ደግሞ እኔ የአመራር ሚና አለኝ። ለነሱ ማኔጅ የማድረግ የአመራር ሚና አለኝ እነሱ ምንድነው እየሰሩ ያሉት? ስራቸው በሰአቱ ተሰርቷል ወይስ አልተሰራም? የጎደለ ምንድነው የጎደለበት ምክንያት ምንድነው? የጎደለን ነገር እንዴት እንዴት አድርገን ማስተካከል እንደለብን? በየትኛውም መንገድ ማስተካከል እንዳለብን እና በየትኛውም መንገድ ማካካስ እንዳለብን። ይሄንን ሁሉም መነጅ የሚያደርገው እኔ ነኝ። እንዲሁም ደግሞ ሌሎች ተጨማሪ ሀሳቦችን የሚያመነጨው የሚያመነጭ እንደውም ደግሞ ተጨማሪ ሀሳቦችና ተጨማሪ ስራዎችንም ማኔጅ የማድረግ ስራ የኔ ስራ ነው። እና በግሩፓችን የነዚህን የነዚህ የመሳሰሉ ስራዎች የአመራር ሚና አለኝ። ከዚህ በፊት ግን ሁሌ ማንኛውም ሰው በራሱ ላይ ነው የአመራር ስራው በራሱ ነው መጀመሪያ ያለበት እና ምክንያቱም ራሳችንን ካልመራን ሌላ ሰው መምራት ስለማንችል። እንደዚህ እንደዚህ እያደረግን ይቀጥላል

ማደንዘዝ አረ በጭራሽ ማደንዘዝ አልወድም። ምንድነው ማደንዘዝ ለሱም ማደንዘዝ አልወድም። ለማንኛውም ነገር ማደንዘዝ አልወድም እኔ እኔ እንደዛ መጥፎ ሰው አይደለም። እና ማደንዘዝ ምናምን የመጥፎ ስራዎች የሆኑ ስራዎችን መስራት አልወድም። ሁሌም በቅንነትና ባለኝ አቅም ለመስራትና ለመርዳት ነው የምፈልገው። እንጂ ይሄን ያክል ሰውን ማደንዘዝ የሆነ የማደንዘዝ ብቻ ስራዎችን መስራት ምናምን የሚሉ ነገሮችን እኔ አልወድም። አላረገውም። ምክንያቱም ሁሌም ለራሳችን እንዲገጥመን የማንፈልገውን ነገር ለሌሎች ሰዎችን ለማድረግ ማሰብ ለራሱ ሀጥያት ነው። እና እኔ እንደዛ ነገር አልወድም። ሁሌም ማንኛውም ሰው የዘራውን ነው የሚያጭደው። እና እኔ ዛሬ ለአንድ ሰው ካደነዘዝኩት ሌላ ጊዜ ተመልሶ እኔ ላይ እንደዚህ አይነት ነገር ሊደርስ ይችላል። ብየ ስለማስብ ሁሌም እንደዚህ ማደንዘዝ የሆነ የማይሰራ የማይሰራ ስራ መስራት። የሆነ መጥፎ ነገሮችን ማድረግ እኔ እንደዛ ማድረግ አልወድም። ምክንያቱም ሁሌም የሰራውትን ስራ አሁን እንኳን ጥሩ ነገር ባገኝ አሁን ብር ባገኝበት ተመልሶ ሌላ ጊዜ እኔ ላይ እንደ ሚደርስ ስለማውቅ። ሁሌም ትዝ ሁሌም እንደዛ አትዝ ስለሚለኝ እኔ እንደዚህ አይነት ነገሮችን ላለመሰረት ነው። ሁሌም የምሞክረው እንደዚህ አይነት ስራዎችን ላለመሰረት ሁሌም እጠነቀቃለሁ

አዎ ይዣለሁ እኔ ፎቶ ማጥፋት አልወድም። የአንዳንዳች ፎቶ የተነሳኋትን ፎቶ ሁሉም አለ መጥፎም ቢሆን ጥሩም ቢሆን ሁሉም አለ ተቀምጦ ነው ያለው። እና ፎቶ መያዝ አንደኛ ነገር ለራሳችን ነው ምክንያቱም የዛሬ ምን ምን ነበርኩ ነገ ምን እንደሆንኩ። ከትላንት ምን እንደነበርኩ እና ነገ ሆኜ ሳየው የዛሬና የትናት የነበርኩበትን በቃ ሁሌም ያስታውሰኛል። እንዴት እንደነበርኩ መልኬ እንዴት እንደነበር የነበርኩበት ሁኔታ እንዴት እንደነበር። ተሞችቶኛል ወይ? ወፈርኩ ወፈርኩ ወይ የሚሉ ብዙ ጥያቄዎችን ይመልሳል። ሁሌም የኛ ታሪካችን እስከሆነ እኛ ከቀን ወደ ቀን ሁሌም አንድ አይነት ሆነን አንኖርም። መጀመሪያ ልጆች ነበርን ህፃን ነበርን ከዛ ልጆች ከዛ ደግሞ ቆይተን እንደዛ እያልን አደግን ወጣት ሆነን ከዛ ደግሞ ሽምግልና አለ እንደዛ እንደዛ እያለ ስለሚሄድ። ሁሌም ከጊዜ ወደ ጊዜ እኛ እድሜን እየጨመርን ነፍሳችንን በዛ ልክ እየተቀያየረ ነው የሚሄደው። እኛ በርግጥ እኛ እኛ መሆናችንን አይቀየርም። ግን ደግሞ ያለው መልካችን ደግሞ እየተቀያየረ ነው የሚሄደው በጊዜ ሂደት ሁሉም ነገር እየተቀያየረ ስለሚሄድ። ያለፍነውን ህይወት ምን እንደነበርን ሁሉም ነገር እንደዛን ነገሮችን ለማስታወስ ይረዳናል። ይሄ ነገር ደግሞ ለነዚህ ለነዚህ ነገሮች በጣም ነው የሚጠቅመን። ለዛ ፎቶ ፎቶ ፎቶዎችን ሁሌም ይይዛሉ

በበጋ ወቅት። በቃ ሁሌም ስራ ስላለኝ ኦሬዲ በቃ ስራ ላይ ነው ስራ ላይ ነው የማታኮረው ሁሌ የምሰራው ስራ። ውጤት እንዲኖረው እና ከጊዜ ወደ ጊዜ እንዲሸሻል ሁሌም ስራዬ ላይ ነው የማተኩረው በዛ ላይም ደግሞ በጣም ሙቀታማ የሆነ ሰዓት ስለሆነ ሁሌም ለሙቀት ለምቆ ለመውቀቱ የሚሆን ለዛ የሚሆን ልብሶችን ለብሼ ነው የምሄደው። ፀሀያማ ወቅትም ስለሆነ ፀሀዩን እንዲከለክልልኝ ኮፊያ ወይም ደግሞ ዣንጥላ ይዤ ነው የምንቀሳቀሰው። በቃ በጋ ወቅት ላይ እነዚህ እነዚህ ነገሮችን አደርጋለሁ እንዲሁም ደግሞ አንዳንድ ተጨማሪ ስራዎችን ካሉኝ እሰራለሁ እንጂ ምንም የተለየ ስራ የምሰራበት ጊዜ አይደለም። አንዳንዴ ሁሉም ወቅቶች የራሳችው የሆነ ልዩነት ስላላቸው ብርድ የሚሆኑበት አለ ሙቀት የሚሆኑበት አለ ሌሎችም እንደዛ አይነት ነገሮችም ስላሉ ለነዚህ የሚሆን ለበጋ የሚመች ልብሶችን እለብሳለሁ። ከዛ በእሱ መሰረት ደግሞ እኔም የምሰራቸውን ስራዎች ከየት በሰአታችው መሰረት ሁሉም ነገር አስተካክዬ ጉዞዬን ሁሌም እጓዛለሁ ሁሌም እንቀሳቀሳለሁ። በበጋ ወቅት ላይ ምንም የተለየ ታሪክ የለም። ሁሌም እንደዛ ነው

በእጅ መሸመን አላውቅም። እኔ የማውቀው የሆነ የጋርመንት ስራዎችን መስራት አውቃለሁ። መስራት እችላለሁ። የጋርመንት ስራዎችን እነ ቲሸርት የልጆች ልብስ የትላልቆችም የሆነ ቲሸርት ነገር መስራት እነዚህ ነገሮችን ነው የማውቀው። እነዚህን ነገሮችን መስራት እችላለሁ እንጂ የኤጅ ሽመና መሸመን አልችልም የ የሀበሻ ቀሚስ መስራትም አልችልም። እነዚህ የሀበሻ ነገሮች የሆኑ በእጅ መሸመን የሚያስፈልጋቸውን ነገሮችን እነዚህ ነገሮችን መስራት አልችልም። ግን እነዚህ ባልችልም ግን የልጆች ልብሶችን የጋርመንት ስራዎች የሆኑ ስራዎች ግን መስራት እችላለሁ። ልብስን መስፋት እችላለሁ። የተለያዩ ዲዛይን ያላቸው ስራዎችን በቲሸርት መልክ የልጆች ልብስ መልክ አድርጌ መስራት እችላለሁ። እነዚህ ነገር ነው የምችለው። እነዚህ ነገሮች ነው። ግን የሆነ ጥልቅ ሀሳብ አለኝ። ጥልቅ የስራ ልምድ አለኝ እስካሁንም እነዚህ ነገሮችን እሰራለሁ፣ እችላለሁ፣ እንዲሁም ንግድ ላይም እሰራበታለሁ። ገበያ ላይም እወጣለሁ። እንደዚህ ነገሮችን የመሸጥና የመለወጥ ስራዎችን እሰራለሁ እንጂ የ የእጅ ሽመናም ምን አልችልም። እኔ ይሄንን ነው መናገር የምችለው።

መዋኘት አልችልም። ሞክሬ አላውቅም ድሮ ነበር በልጅነቴ ነበር። ያኔ ትንሽ ትንሽ እቺል ነበር ግን ካደኩ በኋላ እንዴት ነው የሚዋኘው? ይሄ የማዋኛ ቦታም ሄጄ አላውቅም እኔም ሞክሬው አላውቅም። ከፈለኩ ሻወሬን ገብቼ ሻወሬን አድርጌ ነው የምወጣው እንጂ እንደዚህ መዋኛት እንደዚህ መዝናናት ምናምን እነዚህ ነገሮችን ሂጄ አላውቅም የሚወስደኝ ሰው የለም የሚያሳየኝ ሰው የለም። እንደውም እኔም ለራሱ የሆነ ጊዜ ጊዜ ሰጥቼ ማለት ሄድኩ ምነው እንጂ መዋኘት ከባድ ሆኖ አይደለም መማርም ይቻላል። ትምህርትም ስላለም የሆነ የመዋኘት ትምህርት አለ። ብፈልግ ኖሮ እንደዛ ማድረግ እችል ነበር ግን አልፈለኩትም እና አልሄድኩትም። ድሌት ይሄ ፍላጎት ስለሌለኝ ሆኖ ሳይሆን በቃ የሆነ አለ አይደል ለሱ የሚሆን የአንድ መዋኘት የሆነ ፍላጎቴ ላይ አንደኛ መስመር የያዘ ስላልሆነ አንደኛ አላማዬ እሱ እንትን ስላልሆነ ነው። እንጂ ለቀጣይ ፕሮግራሜ ላይ ይሄንን እና መዋኘት እንዲሁ ደግሞ መንጃ ፍቃድ ማውጣት ይሄንን ነገሮች አላማዬ ናቸው ግን ለሆነ ሳይሆን ለቀጣይ ነው። አሁን ፋይናንሻል የሆኑ ነገሮችን አስተካክዬ የገንዘብ ጉዳይ የሆኑ ነገሮችን አስተካክዬ ለቀጣይ ናቸው እነዚህ

አለቃችን ጋር ያለው ግንኙነት በጣም ነው የሚገርመው ልክ እንደ እህትና ወንድም ያን ያክል ነው ያለው በጣም ፍሬንድሊ ፍሬንድሊ እና የምንጫወተው የምንሰራው ስራዎች እንደዛ ነው። በቃ ያንተ ነው ይሄ ያንተ ነው ብቻ እንደዛ ሳይሆን በርግጥ የየራሳችን የሆነ ስራ አለን። የረሳችን የሆነ ሀላፊነት አለን እሱ የኔ ትልቁ ሀላፊ ነው እኔ ደግሞ ከእሱ በታች ያለው የእሱ ታዛዥ ነኝ። ቢሆንም ግን ቢሆንም ግን ሁሌም ስራችንን እንደስራ ሆኖ በጣም ነው የምንግባባው በጣም ነው አብረን የምንሰራው በጣም እንተጋገዛለን። እኔ ያልገባኝ ነገር ለሱ ጠይቀዋለው እንዴት መስራት እንዳለብኝ እጠይቀዋለሁ። እንዴት አሻሽዬ ሌላም ነገር መጨመር እንዳለብኝ ያማማከር ሀሳብ ካለኝ ደግሞ እሱ እንዲያማክረኝ ከፈለኩም እጠይቀዋለሁ። እሱ በጣም አሪፍ ሰው ነው እና ሁሌ ለስራ ክፍት የሆነ ሰው ነው ማለት የሆነ ነገር። ከቢዝነስ የተያዘ ነገሮችን ብትጠይቀው ሁሉ ይመልሳል። ምክንያቱም ያንተ እድገት ማለት የኔ እድገት ነው ብሎ ስለሚያስብ አለቃዬን በጣም ነው የምወደው። በጣም የሚገባው የሚረዳህ ሰው ነው። ሁሉም ነገር በቃ የሚገባው ሰው ነው። እንደዚሁ እንደ አንተ ሰራተኛ ነህና አንተ ያልኩህ መስራት አለብኝ ምናምን እንደዚህ አይነት የሚል ሰው ስላልሆነ። እኔ የኔ አለቃ በጣም ነው የምወደው።

አዎ በጣም ፎቶ ማንሳት እወዳለሁ። ከቀን ወደ ቀን ያለው የህይወቴ ጉዞ። መስራት እወዳለሁ። ስቶሪ ማድረግ እወዳለሁ። መመዝገብ እወዳለሁ። ሁሉም ነገር ያለውን ነገር ፎቶ ማንሳት እወዳለሁ። አሁን ሞባይሌ ላይ ብታዩ ከሰባት ሺህ በላይ ነው ያለኝ ፎቶ ማለት ነው። ምክንያቱም ዛሬ አለ ነገም አለ ሁሌም አለ። ሁሌም ፎቶ ማለት እኛን የኖርንበት ህይወት እንዴት እንደነበር ማሳያ ነው። አሁን እኔ ትናንት ምን አይነት እንደነበርኩ በወጣትነት እድሜዬን ምን እመስል እንደነበርኩ በልጅነቴ ምን እመስል ነበር? ሳድግስ አስራ ምናምን ሳረግ ስንት እንዴት እንዴት ነበር መልኬ? ሃያ ስሟላስ እንዴት ነበር? ሃያ አምስት ሲሟላስ እንዴት ነበር? ሰላሳ አርባ ሃምሳ እንደዛ ያለ ሁሌም ይቀጥላልና። ሁሌም የምንሄድበት የህይወት ጉዞዎችን ፎቶ ማንሳት እወዳለሁ። የስራ ቦታዬ የምጽፍበት የምጽፍበት ቦታ የምበላበት ምግብ ሁሉም ቦታ እንደዚህ ፎቶ ማንሳት ደስ ይለኛል። በጣም ነው የምወደው። እሱም ደግሞ በቃ ሁሌም ስለሚቀመጥ ዲሊት ማድረግም አልወድም ተባላሽቶም ምናምን ብዬም መደለት አልወድም። ሁሌም ፎቶ ማሳት እወዳለሁ

አዎ እሰበስባለሁ። አሁን ክረምት ምናምን ሲሆን ዝናብ ይዘንባል አይደል? እነዚህ የዘነበ ውሃ በመዘፍዘፊያ አድርጌ ሰብስቤ ወደሆነ ጎማ ነገር ሰ አስቀምጠዋለሁ። ከዛ ቀስ በቀስ እየቀነስኩ እየቀነስኩ ልብሶቼን ነጭ ነጭ የሆኑ ልብሶቼን ለማጥብ እጠቀምበታለሁ። እንዲሁ ለፀጉሬ በጣም አሪፍ ነው። እና እሱ ይሄኛው ውሃ በጣም አሪፍ ነው። ሁሉ ፀጉሩን ለነዚህም ነገሮችን ይጠቀምበታል። የዝናብ ውሃ በቃ በጣም የሚለው ውሃ ነው። ምንም ጮው ምናምን የሚባል ነገር የሌለው ስለሆነ ይህንንም ነገሮችን ስለሚጠቅሙኝ ሁሌም ዝናብ ሲመጣ በመዘፍዘፊያ አጠራቅሜ ንጹህ የሆነ ማለት ነው ንጹህ የሆነ ዝናብ በመዘፍዘፊያ አጠራቅሜ ወደ ቤት ነው የማስገባው። ከዛ ከስገባሁት በኋላ ቀን በቀን፣ ቀስ በቀስ፣ ጊዜ ወደ ጊዜ፣ ያልነው አንድ፣ ሁለት እያልን ነው። ማወጣውና ለልብሶች እንደጠበበት እንዲሁም ለአንዳንድ ሌሎች ስራዎችን እንዲጠቀምበት በደንብ በንጹህ ወቃ ነው የማስቀምጠው። እነዚህ የዝናብ ውሃ ማለት ነው እሱ ከላይ የመጣ በቃ ንጹህ ውሃ ነው። ማለት ነው እኔ እንደዛ ነው የማምንበት እና የዝናብ ውሃ ሁሌም መሰብሰብ ወደሉ እሰብስባሉ ለልብሶች ማጥበው እጠቀምበታለሁ።

ዜና ከቲቪ ከሞባይል ከዩቲዩብ ከቲክቶክ ከፌስቡክ ከትዊተር ከቡዙ ነገሮች ነው የሚገኘው ከጉጉል ዜና ዜና የማይሰማበት ቦታ የት አለ እኔ አላውቅም። ሜይቢ ገጠሮች ሊኖር ይችላሉ። እንጂ እኛ ላይ አብዛኛው ሰው ምንድነው? ዜና ከየት መስማት እንዳለበት ምናምን የሚለው የሚሉትን ነገሮችን በደንብ ጠንቆቆ ያውቃል። እነዚህ ነገሮችን ስለማያውቅ ደግሞ ለዜና የሚሆን የት እንደሚያገኘው ምናምን አይቸገምም። አሁን ለምሳሌ የሀገራችን ስለ ቢዝነስ ጉዳይ ዜና ከፈለገ ቢዝነስ እሷን ሄዶ የቢዝነስ ዜና ምናምን ብሎ ዩቲዩብ ላይ መከታተል ይችላል። ወይም ደግሞ አጫጭር ቪዲዮዎችን ማየት ይችላል በነሱም ዜና መከታተል ይቻላል። እና ይሄ ዜና ለማግኘት ብዙ የሚያስቸግር ታሪክ የለውም። እንዲሁም ቀላል ነው ከምናስበው በላይ ደግሞ ቀላል ነውና። እና ዜናዎችን በቲክቶክ አያለሁ ከፈለኩ ከፈለኩ ዩቲዩብ አለ። ከፈለኩ ፌስቡክ አለ። ትዊተርም አለ ኢንስታግራም አለ። ብዙ በብዙ ነገሮችን ዜናዎች ሼር ይደራረጋሉ። እኛ ብቻ ገብተን ማየት ነው መሳተፍ ነው እንጂ ዜና የማይስተላልፍበት ሶሻል ሚዲያ የለም

አዎ ግዴታ እንዴት ትቀልዳለህ እንዴ? አንዴ ወደ ሱቅ ስትላክ እኮ አንዱ ስኳር አምጡልኝ አንድ ቡና አምጡልኝ አንድ ይሄንን እቃ አምጡልኝ። አንድ የሆነ ስፖንጅ ይዘሽልኝ ነይ አንድ ጨው ትላለች አንዱ ክርቢት ትላለች አንዱ ምን ትላለች? እንዴ ወደ ሱቅ ጽፈን ካልሄድን ማን እንዴት እንችለዋለን ሲጀመር? ብዙ ነው በተለይ ደግሞ እናትቻችን ከሆኑ ሲልኩህ በአንዴ አስር እቃዎች ነው የሚያዙህና። ከዛ አምስት የዛ አምስት ምን ነበር እያልክ እያሰብክ ምናምን መንገድ ላይ ትሄዳለህ ግማሹ ደግሞ መንገድ ላይ ይጠፋል ሳይደርስ መንገዱ ላይ ይጠፋል ማለት ነው። እና ሁሌም ወደ ሱቅ ስሄድ ሁሌም የሚገዛ እቃ ብዙ ብዙዎች ከሆኑ እጽፋቸዋለሁና ወደ ቦታቸው የሄድኩ ይሄንን እቃ የሚገኛበት ቦታ የት ነው? ይሄንንስ የት ነው? ይሄንንስ የት ነው? ምናምን ብዬ ሁሌም እንደዚህ የጠበቅኩና የገላገልኩ እየጠየኩና ዝርዝርም ስም ዝርዝርም እየያዝኩ ነው የሚሄደው ሁሌም ማለት ነው። ሱቅ መሄድ ማለት በርግጥ ቀላል ቢሆንም ግን አሁንም አሁን ይስተካከለ ነው ብዙ ነገር የመወጡ ናቸው። እና በቃ ከመርሳት መጻፍ ይሻላል። እንደዛ ብዬ ነው እማምነው ሁሌም ወደ ሱቅ ከመሄዳችን በፊት ምንድነው የምናደርገው? ዝርዝሮችን መጠቀም ምን ምን አይነት ሰርቪስ እንደምሰጠቸው? ምን ምን አይነት ሰርቪሶች እንደምንገዛ እንዲሁ እቃዎችን ምናምን እንደምንገዛ ማወቅ ማለት ነው

ስልጠና ስልጠና እወዳለሁ ብዙ አልወድም። የምወደው በቃ ፕራክቲካል ከሆነ በተግባር ከሆነ ምሰራው የምሰለጥነው ስልጠና በተግባር ከሆነ ሁሉም ነገር በአይኔ እቼ በእጆቼ የምተገብረው በእጆቼ የምሰራው ስራ ከሆነ። እኔ ስልጠና እወዳለሁ እንደዚህ አይነት ስልጠናዎችን እወዳለሁ። ሌሎች ስልጠናዎች ደግሞ አሉ የሆነ ሀሳብ ብቻ የሆኑ የሆነ ወሬ ብቻ የሆኑ ስልጠናዎች ምናምን ከሆኑ ደግሞ እነዚህ ነገሮች እኔ አልወድም። ምክንያቱም ሁሌም በአይኔ ያየሁት በእጄ መስራት ስለምፈልግ ለዛ ነው። ስልጠና ብዙ የማልወደው ደግሞ ወሬ ብቻ ስለሆነ ነው። እና ፕራክቲካሊ ከሆነ የሆነ ሰው ወጥቶ ወይም ደግሞ የሆነ ከእኛ ጋር ያለውን ሰው ወጥቶ ሲናገር እንደዚህ እንደዚህ ሲል በቃ እኔ ይሄንን ስልጠና እወደዋለሁ። በዛ በተቃራኒ ደግሞ እኔ ከወንድሞቼ ምናምን እየሄድኩ እኔ መጀመሪያ ነው የምጨርሰው። ምግቦች ምናምን መጨረሻ ናቸው የምጨርሳቸው እና በቃ ስልጠና እንደዚህ ከሆነ እወዳለሁ። የሆነ የሚያስጠላ ወሬ ብቻ ከሆነ እኛ የምንሳተፍበት መንገድ ከሌለ እኛ የጠየቅነው ጥያቄ የሚመልስልን ሰው ከሌለ ደግሞ ስልጠና በዚህ መሰረት አልወድም። ምወደው የማንም ሰው ጥቅም እና ፍላጎትን አሟልቶ የሚሄድ ስልጠና ስለሆነ

አዎ አለ በአካባቢያችን ትልቁ ድልድል አለ እንጂ እንዴ የላይኛው የሰው የሰው የመንገድ የሰው መንገድ ተብሎ ተሰርቷል። እታችኛው ደግሞ የታክሲዎች ተብሎ ተሰርቷልና ሰዎች በእነዚህ የታክሲ መስመሮች ለመሻገር ይሞክራሉ በጣም የሚያስፈራ መስመር ነው። ሁሉም መኪናዎች በአንድ ቭፍ ቭፍ እያልኩ ስለሚሄዱ በቃ ይሄንንን ነገር አልወደውም እና ሁሌም በትክክለኛ መንገድ መሄድ ነው የምፈልገው። እኔ እንደኔ ይሄንን ድልድይ ምክንያቱም ይሄንን ድልድይ ለኛ ነው የተሰራ እንጂ ለሌላ ሰው አይደለም። ለዛ ስለሆነ ደግሞ ሁሌም እኔ የምሄድበት መንገድ እኔ የማስቆመው መንገድ ሁሌም እንደዚህ አድርጌ ድልድዩን ለመሸጋር እሞክራለሁ። ምክንያቱም ቅድሚያ እኔ ምሰጠው ጤናዬ ስለሆነ ማለት ነው። እንጂ ይሄ መሃል ላይ ገብተን ወደዚህ ወደዛ ወደዚህ ወደዛ ወደዚህ ወደዛ እያልን ከራሴ ጋር ከመታገል ይልቅ እነዚህ ነገሮችን አስተካክለህ እነዚህ እኔ ጤናዬን የማያውክ ሰላም ለአዕምሮዬ ሰላም የሚሰጥኝ ስራ አለ። እና ለነሱ የሚሆን ለነዚህ ሀሳብ የሚሆን በዚህ ሀሳብ ስለመስማማ በድልድዩ ተሸግሬ ነው የምሄደው

አዎ ላፕቶፕ አለኝ ዘቢባ ትባላለች የኔ ላፕቶፕ ከተገዛች ሁለት አመት አድጋለች። ከዱባይ ነው የገዛኋት እንዲሁም ደግሞ ኤችፒ ሆና ዜድ ቡክ የሚል ጽሁፍ አላት እና በዛ መሰረት ነው ዘቢባ የተባለች ዘቢባን በጣም እወዳታለሁ ልክ እንደ ሰው ነው ምንከባከባት ልክ እንደ እኔ ነው ምንከባከባት በጣም ነው ምወዳት ብዙ ስራ ነው ምሰራባት እሷ ስላለችኝ በጣም ብዙ ስራዎች ነው ምሰራባት እና ላፕቶፔን በጣም ነው ምወዳት እኔ እንደምወዳት ደግሞ በጣም ብዙ ተማሪዎች ነው ሚያውቁት በጣም ብዙ ለኔ የሚያውቁኝ እኔ እንዴት እንደምከባከባት ለእሷ የሚያውቁን ልጆች ሁሌም ስለ ዘቢባ ያወራሉ እኔም በጣም ነው ምወዳት እሷን ምክንያቱም እሷ ነች ያለችኝ አሁን ሀብቴ ንብረቴ እሷ ነች እና በጣም ነው ምወዳት በዚህ አጋጣሚ ለሰው አልናገረም ሁሌም ነው ምናገራት ሁሌም እሰማታለሁ ስማታለሁ መሆኑን ግን እቃ ስለሆነ ሊመልስልኝ አይችልም እና አንተ እንደዚህ ብለህ ከጠየከኝ ስለጠየከኝ አመሰግንሃለሁ። ላፕቶፕ ደግሞ ዘቢባ ትባላለች። ዘቢባን በጣም ነው ምወዳት። በጣም ነው ማከብራት ምን ነበረብህ ምን ነበረው እሷ ብትሰማኝ ብትሰማኝ ብሆን ኖሮ ልትመልስልኝ ነበር።

የምርህ ነው አዎ በደንብ ነው። ውሃ መምጣት የምችለው። እንዴት እንደሚመጣ አውቃዋለሁ ከየት እንደሚመጣ አውቃዋለሁ። ብዙ ነገሮችን ስለውሃ አውቃለሁ ምንድነው ጥቅሙ እና ውሃ ጠጥክ? ስንጠጣ የምናየው ምን ነው ሳንጠጣ ስንተኛስ ምን እንሆናለን? ምን አይነት ምን አይነት በሽታ መምጣት እንደሚችል ሁሉም ነገር። የተያዙ ነገሮች ከህክምናው ጋር በጣም ብዙ ብዙ ነገሮች ነው። እና ውሃ ማምጣት እኔ እንደኔ እንደኔ እችላለሁ። ግን ደግሞ በጣም ሩቅ የሆኑ ቦታዎች አሉ እንግዲህ እነዚህ ቦታዎችን ፈጣሪ ሮድ ረድቶን እንድናመጣ ነው። እንጂ በራሳችን አቅም የማይመጡ ብዙ ነገሮች አሉ። ከመንገድ ላይ መውደቅ አለም ብዙ ነገሮች ስላሉ። ውሃ ማምጣት በእኛ ከተማ ውስጥ ስላለን በርግጥ ልክ እንደገጠርች ላንቸገር እንችላለን ቤታችን ውስጥ ሆነን እንሞላዋለን ወደ የሆነ ቀን እንገለብጠዋለን እንደዛ እንደዛ እያልን ይቀጥላል። ቢሆንም ግን የ ሁሌም መገናኘት ስለማንችል የት እንደምንገናኝና የት እንደምንሰራው ነው። ምናዉቀው እንጂ ዉሃ ከየት እንደምናመጣ ምናምን የሚል ነገር አንቀዉም። እና እኔ እኔ ደግሞ ገጠር ላይም ትንሽ ተቀምጫለሁ። ከተማም አብዛኛው ህይወቴ ከተማ ነው። የተማርኩት እና ውሃ እንዴት እንደሚመጣ እንዴት ሰው እናቶቻችን ውሃ እያመጣ እያመጡ እንደነበርና እንዲሁም ቦታው ምን አይነት ቦታ ነው የሚል ነገሮችን ሄጄ ቼክ አድርገዋል

እንዴ? አዎ እጠቀማለሁ የሞባይል ዳታ እጠቀማለሁ ዋይፋይ እጠቀማለሁ ፓኬጅ ገዝቼ እጠቀማለሁ የሆነ ገደብ የሌለው የፓኬጅ እገዛለሁ። ምን ላድርግ ታዲያ በዚህ ጊዜ ያለ ያለ ሞባይል ዳታ መሄድ አንችልም። ያለ እሱ ምንም ሰርች ማድረግ አንችልም ያለ እሱ ምንም ጥያቄ ብዙ ስራዎችን መስራት በእርግጥ እንችላለን ግን ደግሞ ማፋጠን አንችልም እና አሁን ላይም እንደዚህ። የሞባይል ዳታ ተጠቅሜ ለስራዬን የሚያቀልሉ ነገሮችን እጠቀማለሁ አሁን ለምሳሌ ኤአይ እጠቀምበታለሁ። ሞባይል ዳታ ተጠቅሜ ኤአይን እጠቀምበታለሁ ሌሎችም እንደዛ ማለት ነው እና። ወደህ ሳይሆን ብር ማውጣት ደስ ስላለ ሳይሆን ግዴታ ስለሆነብን በቃ ግዴታ ነው። በዚህ ሰዓት ሞባይል ዳታ አልጠቀምም ዋይፋ አልጠቅምም ማለት። ካለው የህዝቡ ካለው ሁኔታ አለም ወደ ታች መሄድ ነው እና ግዴታ ነው። የሞባይል ዳታ እጠቀማለሁ አዎ እጠቀማለሁ። ይሄ ነገር በቃ የሆነ ኮንሲስተንትሊ ማለት ነው ግዴታ ነው። ምክንያቱም አለም ወደ ሌላ ደረጃ እየተሸጋገረች ስለሆነ። እኛም ደግሞ ይሄንን ጋፕ መሙላት ካልቻልን ሁሌም ወደኋላ እየቀረን ነው የምሄደው እና እነዚህ ነገሮች ደግሞ። ሞባይል ዳታ ማለት ይሄንን ኔትወርክን ኢንተርኔትን መግዛት እንደነዚህ ነገሮችን በማሳለጥ

ያበላሸሁትን ነገር ማስተካከል እችላለሁ ግዴታ ነው። እኔ ያበላሸሁትን ነገር ማን መቶ ሊያስተካክልልኝ ታዲያ ዝም ልበል። ግዴታ ነው። ወድጄም ሳይሆን ፈቅጄም ሳይሆን በግዴታ በግዴታ ነው። ሁሌም የተበላሸውን ነገር ማስተካከል፣ የተበላሸውን ነገር ትምህርት መውሰድ ከሱ፣ ይሄ የኔ የኔ ነው። በቃ በርግጥ ማበላሸት እንዲበላሽ ምናምን አልወድም። እኔ የሰራሁት ነገር እንዲበላሽ አልወድም። ከተ ከተበላሸ ደሞ የ ሁሉም ነገር በዝርዝር ነው ማስቀምጠው። ለምን ተበላሸ? ምን ችግር ነው እንደዚህ እንዲሆን ያደረገው? በምን መፍትሄስ እንፍታው? የሚል እነዚህ ሁሉ ነገሮችን በደንብ አርጌ ስለምፅፋቸው፣ በደንብ አርጌ ስለማስተካክላቸው እ እነዚ ነገሮችን በድ በግልጽ ከወጡ ደሞ፣ የነዚ ነገሮችን በቃ በትክክል ከተስተካከሉ ደሞ ሁሌም ያለውን ችግር፣ የተፈጠረውን ችግር፣ በቀላሉ ለማስተካከል ቀላል ነው። ግን ሁሌም መተጋገዝ አለብን። ሁሌም ሊስት ማረግ አለብን። ሁሌም ያለንን ስራዎችን ሰዎች ሌሎች ሰዎች እንዲያውቁ ማረግና ብዙ ነገር ማረግ እንችላለን። እንደዚ እንደዚ እያረግን የተበላሸውን እ ነገር እ ማስተካከል እንችላለን። እ በስህተት የተሰሩ ስራዎችንም ማስተካከል እንችላለን። ገምግመን ምኑን ማስተካከል እንዳለብን አውቀን ችግሩ ሊፈታ ይችላል።

ዋይፋይ እጠቀማለሁ። ፓኬጅ ገዝቼ የአንድ ወር የሆነ እጠቀማሉለሁ፣ ማለቴ ሲም ገዝቼ ከዛ ሲሙ ደግሞ ለዋይፋይ ብቻ የሚሆን ነው ያረኩት እና እነዚህ ቮይስ የድምጽ ነገሮችን አልጠቀምበትም ለዋይፋይ ለኢንተርኔት ብቻ ነው የምጠቀምበት። ይሄ አንድ ወር ዋይፋይ ምን ያደርጋል መሰለህ? በቃ መጨረሻ ያለው ማለቴ ገድብ የለውም። ለአንድ ወር ብቻ ነው ግን ደግሞ ገደብ የለውም። እሱን ገዝቼ ከወር እስከ ወር እንደዛ እያረኩኝ እየተጠቅምኩ ነው። በጣም ውድ ነው በጣም ውድ ነው። ግን ደግሞ በቃ ግዴታ ነው አስፈላጊ እስከሆነ ድረስ ምንም ማድረግ አይቻልም ሁሌም እጠቀምበታለሁ። ብዙ ስራዎችም ለመስራት እጠቀምበታለሁ። ምክንያቱም በአሁኑ ጊዜ ዋይፋይ አለመጠቀም ማለት ልክ እንደ መብራት በርቶ ልክ እንደመጨለም ማለት ነው። እና ዋይፋይ ግዴታም ያስፈልጋል በደንብ አድርጌ እጠቀምበታለሁ። ሁሌም ደግሞ ከወር እስከ ወር ዋይፋይ ገዝቼ እየተጠቀምኩ ነው። ሁሌም ስራዎቼንም የምሰራ እና ዋይፋይ ሁሌም አስፈላጊ ነው። ለኔ ብቻ ሳይሆን ለሁሉም ሰው ለሁሉም ሰው ዋይፋይ ኢንተርኔት ዳታ እነዚህ ነገሮችን አስፈላጊዎች አስፈላጊ ናቸው።

ስራህዬ አድካሚ ብቻ አይደለም አድካሚ ብቻ አይደለም በጣም ነው የሚያደክመው በጣም መለፍለፍ አለው። አሁን ለራሱ ስራ እየሰራሁ ነው ቀን ቀን ደግሞ እየዞርኩ ከአንድ ደንበኛ ወደ ሌላ ደንበኛም እንደዛ ያልኩት እሰራለሁ። በዛ ላይም ደግሞ የሚሰሩ አንዳንድ ዶክመንተችም አሉ እነሱም ማታ ነው የምሰራቸው። እንደዚህ እንደዚህ እያልኩ ቀን ሙሉ ስለምውል ማታም ገብቼ ስራ ስላለኝ ሁሌም ብቻ አድካሚ ቢሆንም በቃ ይገባዋል። ሁሌም ቁጭ ብለን መብላት መጠጣት አንችልም እና አንድ ሰው መኖር ከፈለገ ስራ ግዴታ ነው መስራት ግዴታ ነው። አድካሚ ቢሆን ባይሆን ቢመችህ ባይመችህ ሁሉም ትርጉም የለውም ብቻ በቃ አንተ መኖርህ ነው። አንድ ጊዜ ተቸግረህ የሰራህበትን ስራ ለሌላ ጊዜ በደንብ አድርገው ሊጠቅመህ ይችላል። ሁሌም በደንብ አድርገን ከሰራን ሁሌም በምንሰራው ስራ ውጤትአማ ከሆነን አንድ ጊዜ የተስተካከለ ህይወት እንኖራለን። ከቀን ወደ ቀን ያለንን የህይወት አካሄድን እናስተካክላለን እና ሁሌም የምንሄደውን ሁሉም የህይወታችን ጉዞ በቃ ግዴታ ነው ስራ ካልሰራን መኖር አንችልም

አዎ እሳተፋለሁ አሁን ለምሳሌ እኛ የሆነ አንድ ድርጅት የጀመርነው ከጉርፕ ከእኔ ጉርፕ አባልች ሆኜ ሆኜና እና እዛ ላይ ምንድነው? የምትሰራው የሆነ ኤጀንሲ ያቋቋምነው የሶሻል ሚዲያ ማርኬቲንግ ኤጀንሲ የተባለ ስለሱ ድርጅት አንድ ድርጅት እያቋቋመን ነው። እና ብዙ ስራ ነው እየሰራን ያለነው አንዱ ዶክመንት ያዘጋጃል አንዱ ፕሮፖዛል ያዘጋጃል አንዱ ወደ ደንበኞችን ይሄድና ሁሉም ደበኞችን እንጠይቃለን እንደዚህ እንደዚህ እያልን ሁሌም በቃ እረፍት የለውም ግዴታ ነው። መስራት ድርጅታችንም የተለያየ ቦታ እየሄድን እያስተዋወቅነው በዛ ላይም ደግሞ የተሻለ ስራ እንዲኖረው እንደዛ እንደዛ እያደርግን እየሞከርን እየሰራን በዛ ላይም ደግሞ እየተማርን እንደዛ እያልን ነው ያለነው። እና በርግጥ ድርጅት ለመክፈት ቀላል አይደለም። ብዙ ጊዜ ይፈጃል ብዙ ዋጋ ያስከፍላል ቢሆንም ግን አንዴ የጀመርነውን ስራ መጨረስ አለብን። የተሻለ ደረጃም መድረስ አለበት በአንዴ ውጤቱም ላይገኝ ይችላል ግን ደግሞ ለቀጣይ በደንብ ይሰራበታልና ለዛ ነው። የምዘጋጀው እንሳተፋለን

ወይኔ ማን ነገርህ እኔ ዳቦ እንደምዋድ። እኔም የምወደው ዳቦ እኔ የሰራሁት ነው። እኔ ያቦካሁት እኔ የጋገርኩት ዳቦ ነው የምወደው እኔ እንደፈለኩት አድርጌ ነው የምጋግረው እኔ ይሄንን ዳቦነው የምወደው። ዳቦ እኔ የምፈልገው። ትንሽዬ ጨውና እንዲሁም ደግሞ ስኮር ትንሽዬ የገባበት በዚህ የተቦካ ነው የምወደው። እንጂ ይሄ እንቁላል ወተት ምናምን ምናምን እነዚህ በቃ በጣም የተካበደ ዳቦ እንደዚህ አይነት ዳቦ አልወድም። በቃ ኖርማል የሆነ ቀለል ያለ ዳቦ ነው የምወደው። እንዲሁም ደግሞ የዳቦ ትንሽዬ ከተሰጠው እኔ አልበላም። በትልቁ ነው የምበላ ማለቴ ትልቅ ሲሰጠኝ ነው ደስ የሚለኝ ለመብላት እና። የዳቦ አይነቱ በቃ የሆነ ቅልል ያለ የሆነ እርሾ ያለው። ትንሽ ጨውና ስኮር የገባበት በነዚህ ከተሰራ ዳቦ በቃ አለቀ ለኔ ይህንን ነገር ነው የምወደው። በጣም የተካበደ ከሆነ እኔ አልወድም። ብዙ ያስጠላልና ብዙ ማርማር ካልም ያስጠላል። ብዙ ጨው ምናምን የሌለው ከሆነም ያስጠላል። እኔም የምወደው ደቦ ትንሽ ጨው ትልሼ ስኳር እርሾ ያለበት በራሴ የቦካ ብቻ ነው የምፈልገው እኔ

እኔ ምንም አይነት ጥቅማጥሞች የሉኝም። በቃ ሁሉም በ ጥሬ ግሬ ነው ማገኘው ሁሉም በጣም ሰርቼ በጣም ለፍቼ ነው የማገኘው። ብሮቼን እና እነዚህ ጥቅማ ጥቅማችን በቀላሉ የሚመጡ ነገሮች ምናምን እነዚህ ነገሮች እኔ ላይ መጥተው አይሰሩም። ሁሌም መስራት ሁሌም ባለኝ ነገር በመሞከር እንደዚህ አይነት ነገሮች በእነዚህ ነው የሚመጡ የኔ ብሮች። ካልሆነ እንደዚህ በጥቅማ ጥቅሞች አንች ስለሆንሽ አንቺ ሴት ነሽ ስለሆንሽ አንቺ እንደዚህ እንደዚህ ነሽ። እንደዛ ብሎኝ ወደ እኔ የሚመጣ ጥቅም የለም። እስካሁን አላገኘሁትም። አንድ ስጦታ የሰጠኝ በምንም ነገር ሊተካው አመስግኜ የማያልቅ ምስጋናውም ምስጋናውም የማያልቅ ይሄ ሁሉ የሰጠኝ አንድ እግዚአብሔር አለ። ከእሱ በታች ሌላ ጥቅም የለኝም። ሁላችሁም ተመልሰው የሚፈልጉት እና የሚሰጡትን ነገር ካልኩሌት አድርገው ነው የሚሰጡት። አንድ እግዚአብሔር አለ ሁሉም ነገር ፈጥሮ ምንም አይነት ነገር ከእኛ የማይፈልግ የኛን ደህነት እሱን ማመስገን ብቻ የሚፈልግ አንድ ፈጣሪ አለ። የሁላችንም እና በቃ እነዚህ ነው የማውቀው እኔ እንጂ ሌሎችም የማውቃቸው ጥቅማጥቅሞች ከሌሎች የማገኛቸው እንደዚህ አይነት ጥቅማጥቅሞች የሉም

አዎ የምወዳቸው ቁጥሮች በጣም ብዙ አሉ ለምሳሌ ሰባት አለ። አስራ ሁለት አለ። አስራ አራት አለ። አስራ ስድስት አለ። አስራ ዘጠኝ አለ። ሃያ አንድ አለ። ሃያ አራት አለ። ሃያ ሰባት አለ። ሃያ ዘጠኝ አለ። በቃ በአጠቃላይ ወሩን ሙሉ ማለት ነው ቁጥሩ ለወሩ ብቻ ነው ማለት ነው። አሁን እነዚህ ሁሉም ያነሳኋቸው ቁጥሮች አሁን ለምሳሌ ሰባት ቁጥር ማለት ስላሴ ማለት ነው። በአካል ሶስት ናቸው በመልኮት አንድ ለሆኑ ማለት ነው። ሁለተኛ ደግሞ አስራ ሁለት አለ ሚክኤል ማለት ነው። አስራ አራት ደግሞ ገብሬ ማነው አቡነ አርጋዊ ማለት ነው። አስራ ስድስት ደግሞ ኪዳና ምህረት አስራ ዘጠኝ ደግሞ ገብርኤል ሃያ አንድ ማርያም ሃያ አምስት ሃያ አራት አቡነ ተክለ ሃይማኖት። ሃያ ሰባት መድኃኒዓለም ሃያ ዘጠኝ ደግሞ ባለ እግዚአብሔር ማለት ነው። እና እነዚህ ሁሎች አሉ እነዚህ ሁሉ ቁጥሮች በጣም ነው የምወዳቸው። እነዚህ ቁጥሮች ሁሌም አስታውሳለሁ እነዚህ ቁጥሮችን በጣም ነው የምወዳቸው። እኔ ከምወዳቸው ቁጥሮች አንዱ እነዚህ ናቸው። እንትን ደግሞ የራሴ የምትወደው የራስህ ቁጥር ይኖራል ምናምን ሜብ ደግሞ አንተ የጀመርክበት ቁጥር ሊሆን ይችላል

እኔ የምወደው ሙዚቃ የሆነ ኢነርጂ የሚሰጥ የሆነ የሚያጽናና ልክ እንደ መዝሙሮች አይነት እንደዛ ነው የምወደው። አንዳንድ ሙዚቃዎች ያሉ በርግጥ ለኛ የሚያጽናኑ በቃ ሀይላችን ከደከመ ልክ እንደ ጉልበት የሚሆነው የሚሆነው። የኛ የኛ አለማችንን ለማሳካት የሚያግዙ እኛ አንዳንድ ዘፍ ሆነች አሉ። እኛ ከተቸገርን እኛ ብዙ የህይወት ችግሮች ሲያጋጥሙን የምንሰማቸው ሙዚቃዎች አሉ እነዚህን ነገሮችን እወዳቸዋለሁ። ለኛ ልክ እንደ መጽናኛ ስለሆኑ እነዚህ ዘፈኖችን እነዚህ ሙዚቃዎችን መስማት እወድሃለሁ። በተለይም ደግሞ እነዚህ መዝሙር የተባሉ ደግሞ በቃ እኔ ልነግርህ አልችልም እንዴ? ምን ያክል ነጥናናት እንደምችለው እኔ ላንተ ልነግርህ አልችልም። በጣም ብዙ ነገር ነው ያለው። እኔ ከምንነግረው ይልቅ በጣም በጣም በጣም በጣም አድርጎ ነው የሚያጽናናና። ይህንን የመዝሙሩን እንዴት እንደሚያጽናና በእኔ አንድ አንደበት ተነግሮ አያልቅም። እንዲሁም እኔና እንትን ተነጋግረንም መጨረሻ አንችልም። እና ይህንን ነገር በጣም ነው እኔ የምወደው ይህንን ዘፈን ማለት ነው። ይህንን መዝሙር ማለት ነው

በዚህ ስራ ምን ያህል ጊዜ ሰርተሃል? የሚለውን እኔ ብዙ ስራ አልሰራሁበትም በዚህ ስራ እኔ የሰራሁበት በሌሎች ነገሮች እነዚህ በአካል እየሄድኩ ወይም ደግሞ እየተንቀሳቀስኩ ነው እንጂ እንደዚህ የሰራሁት ስራዎችን በጣም ብዙ አይደለም ጥቂቶች ናቸው። ቢሆኑም ግን ከሰራኋቸው ስራዎች አሁን በጣም ነው ደስ የሚሉና ለዛ ነው አንተም እየሰራሁ ያለሁ። እነዚህ ስራዎችን በደንብ ከተሰራበት በደንብ የሚያግዝ ሰው ካለ እንዲሁ ደግሞ በቀላሉ መመለስ መልስ መስጠት የምትችል ከሆነ በቃ እነዚህ ስራዎች መስራት ብዙ ነገር ይረዳል። አንዳንድ የሆነ ተጨማሪ ወጭ አላስፈለግ የውጪዎችን ከማውጣት እንዲህም ደግሞ ታክሲ እንዲህም ደግሞ ብዙ ነገሮችን ስለሚያግዘን እኔ ብዙ ባልሰራበትም ግን ከአሁን በኋላ እንዴት አድርጌ መስራት እንዳለብን የሚሉት ነገሮችን በጣም ብዙ ስለተገነዘብኩ ስሉም ስለ ብዙም ስለተማርኩ በቃ ልክ እንደዛ ነው። ልክ ሁሉም እንደዛ ነው። እኔ ምሰራቸው ስራዎች የሰራሁበት ከሆነ በቃ ይቀጥልበታል። እንደዛ ያልሰራሁበት ከሆነ ደግሞ ስለሱ ብዙ ነገር አይቼ ከዛ በኋላ ነው ለም ለመስራት መወስነው ማለት ነው

በቀን እኔ ሁለት ሊትር ውሃ ነው የምጠጣው ይሄ ቻሌንጅ ነው ሁሌም ለአንድ ወር የሠራሁበት ቻሌንጅ ነው። ይሄ እኔ በቀን ሁለት ሊትር ውሃ መጠጣት እንዳለብኝ ሁሌም የሆነ የኔ ልምዶችን የምከታተልበት የሆነ ደብተር አለኝ እና ከእነዚህ ልምዶች በቀን በቀን ከምከታተላቸው ልምዶች አንዱ ውሃ መጠጣት ነው። እኔ በቀን ሁለት ሊትር ውሃ መጨረሽ እንዳለብን እዛ ወረቀት ላይ ጽፌዋለሁ እና ከሳምንት ወደ ሳምንት ሁሌም የየራሱ የሰኞ የራሱ ቀን አለው። የማክሰኞ እንደዛ ሌሎች ቀኖችም የሰባቱ ቀናት የየራሳቸው መስመር ሰምሬ የሠራሁበትን አሁን ለምሳሌ ውሃ ሁለት ሊትር መጠጣት የሚል አለ እሱ ላይ ሁለት ሊትር ከጠጣሁ ሁለት ሊትር ጠጥተሻል ብዬ ራይት አደርገዋለሁ ካልጠጣሁ ደግሞ ኤክስ አደርገዋለሁ። አንድ ሊትር ከጠጣሁ ደግሞ ሁለት ሊትር አንድ ሊትር ጠጥቻለሁ ብዬ እዛ ላይ እጽፈዋለሁ ማለት ነው። እንደዛ እያረኩ ነው የምጠቀመው እኔ ግዴታ የሰውነት ያለው ውሃም ባላንስ ማድረግ ስላለብኝ በቀን ሁለት ሊትር ውሃ መጠጣቴና አለመጠጣቴ ሁሌም እርግጠኛ ሁኔን ሆኜ ነው የምውለው ካልጠጣሁ ደግሞ እጽፈዋለሁ። በቀጣይ ቀን ይሄንን ሊትር መጠጣት እንዳለብኝ እና ሁለት ሊትሩ ለቀጣይ ቀን እንዳይደግም ብዬ በዛ መሰረት አድርጌ ከታች